ምን አይነት ስልክ ትጠቀማለህ? ይላል እንግዲህ እኔ የምጠቀመው የስልክ አይነት ሳምሰንግ የሚባል ስልክ ነው ብዙ አይነት የስልክ አይነቶች አሉ። በጣም ስማርት የሆኑ ዘመናዊ የሆኑ ስልኮች አሉ። ደግሞ እነዚህ በተን የሚባሉ በጅ የሚነካኩ ጠቅ ጠቅ የሚባሉ ስልኮች አሉ። እና እኔ የምጠቀመው አሁን በቅርብ የገዛሁትኝ ሳምሰንግ የሚባል ስልክ ነው ይሄ ስልክ ብዙ መረጃዎችን ለማግኘት እጠቀምበታለሁ። ፌስቡክ ማህበራዊ የተለያዩ ማህበራዊ ድህረ ገጾችን ለማየት። እንዲሁም ከጓደኞቼ ጋር ለመደዋወል ከቤተሰብ ጋር ለመደዋወል ለመጠየቅ መረጃ ለመ ለመቀያየር በጣም አስፈላጊ የሆነ መሳሪያ ነው ማለት ነው። ስልክ ስለዚህ ስልክ ማንኛውም ሰው መረጃን በቶሎ ማግኘት ይችላል ማለት ነው። ለምሳሌ አንድ ሰው በሚፈልግበት ሰዓት ስልክ ተደውሎ ቶሎ ከዚህ ና ተብሎ ሊጠየቅ ይችላል ወይም ደግሞ መረጃ እንደዚህ እንደዚህ አይነት ስላለ እንደዚህ አይነት ስራ ስላለ መጥተህ ስራውን እንድትሰራ ተብሎ መልእክት ይላክለታል ማለት ነው። እና ስልክ በጣም ወሳኝ የሆነ መሳሪያ ነው ማለት ነው። ስለዚህ አብዛኛው ኢትዮጵያዊ ስልክን ይጠቀማል ከገጠር እስከ ከተማ ያለው የተማረውም ያልተማረውም አሁን በአብዛኛው ስልክ ይጠቀማል። የሚጠቀመው የስልክ አይነት ግን ያው የተለያየ ነው ትንንሽ ስልኮች አሉ ከአንድ ሺህ ብር ጀምሮ የሚሸጡ ከዛ በላይ እስከ ከፍተኛ ብር ተወጥቶ የሚገዛባቸው ስልኮች አሉ። ግን ያው ዘመናዊ የሚባሉ ስልኮች የተለያዩ መረጃዎችን ለማግኘት ማህበራዊ ሚዲያ ፌስቡክ ቴሌግራም ኢንስታግራም ዋትሳፕ የመሳሰሉትን ለመጠቀም እንጠቀምባቸዋለን። ከዚህ በተጨማሪ ደግሞ መረጃዎችን ለትምህርታዊ የሆኑ ጎግል አድርገን መረጃ ማግኘት ስንፈልግ ትምህርት ማግኘት ስንፈልግ ስለሆነ ነገር መረጃዎችን መሰብሰብ ስንፈልግ ምን ጎግል እንጠቀማለን ኢንተርኔት በሚለው አክሰስ ማለት ነው። ስለዚህ ስልኮች ብዙ ጊዜ በጣም አስፈላጊ ናቸው። ቤት ላይ ደውለን መረጃ ለማስተላለፍ ለምሳሌ እኛ አሁን ስራ ላይ ባለንበት ሰዓት ባይመችን ወደ ቤት ለመሄድ ካልተመቸንን ምን እናደርጋለን ቤት ደውለን ዛሬ ስለማይመቸን አንመጣም እንላለን ማለት ነው። ስለዚህ ለነዚህ ነገሮች ይጠቅማል ከዚህ በተጨማሪ ደግሞ ስማርት የሚባሉ ስልኮች ፎቶ ያነሳሉ የተለያዩ ማስታወሻዎችን ለመቅረጽነት እንጠቀምባቸዋለን። የሰርግ የልደት ቪዲዮዎችን የተለያዩ በዓላት በሚከበሩበት ሰዓት እነሱን በዓላቶች እንደ መረጃ ሰንዶ ለማስቀመጥ ለወደፊቱ እንደዚህ ነበር እንደዚህ አይነት ፕሮግራም ተካሂዷል። የሚለውን ለማካሄድ ለማወቅ መረጃ ለማግኘት በጣም ወሳኝ ናቸው። ማት ነው ምክንያቱም እነዚህ ፎቶዎች ለምሳሌ ከዛሬ አስር አመት በፊት የተነሳናቸውን ፎቶዎች። ስልክ ላይ ቁጭ ብለው እናስታውሳቸዋለን ድንገት ስናያቸው እናስታውሳለን በዚያን ጊዜ የነበረውን ሁኔታ የነበረውን የአየር ንብረት አለባበስ የሰዎችን እኗኗር ሁኔታ በመረጃ መልክ እንጠቀምበታለን ማለት ነው። ስለዚህ ስልኮች በጣም የተለያዩ ናቸው። የተለያየ ጥቅም አላቸው ለመደዋወል ብቻ የምንጠቀምባቸው ስልኮች አሉ። መረጃ የምንሰበስብባቸው ስልኮች አሉ ቤታችን ላይ ቁጭ ብለን የተለያዩ በተለያዩ ማህበራዊ ሚዲያዎች መረጃዎችን የምንሰበስብበት ስልክ ተደውሎ ሊሆን ይችላል። ወይም ደግሞ በሚለቀቁ የሆነ ጓደኛ የሆነ ፎቶ ሲለቅ ያንን ሰው የምናስታውስበት ስለሆነ በጣም ስልኮች በጣም ወሳኝ ናቸው። ከዚህም በተጨማሪም ስልክ በመጠቀም ሰዎች ስራ ይሰራሉ ብዙ ጊዜ ብዙ ጊዜ ኦንላይን ስራ የሚባል አለ ቤታቸው ላይ ቁጭ ብሎ ኢንተርኔት በመጠቀም በስልካቸው አማካኝነት የተለያዩ ስራዎችን በመስራት ገንዘብ ማግኘት ይችላሉ ኢኮኖሚያቸውን መደጎም ይችላሉ ማለት ነው። ስለ ጤና መረጃ መሰብሰብ ቢፈልጉ ስለ ግብርና ስለ አየር ሁኔታ የተለያዩ መረጃዎችን የሚሰበስቡበት ስለ አገራዊ ሁኔታ አገሪቱ ያለችበት ሁኔታ የተለያዩ ሰዎች በማህበራዊ ሚዲያ አማካኝነት በዩቲዩብ በፌስቡክ በኢንስታግራም በመሳሰሉት ነገሮች ምን ያደርጋሉ መረጃዎችን ያሰራጫሉ ማለት ነው። ስለዚህ እነዚህን መረጃዎች በመጠቀም ሀገራችን ዛሬ ሰላም ናት ወይም አይደለችም የሚለውን ቤታችን ላይ ቁጭ ብለን የተደረጉ ሁነቶችን የምንገነዘብበት ስለሆነ የስልክ በአብዛኛው ሰውም ይጠቀማል። መጠቀምም ብዙ ኢኮኖሚያዊ ጥቅም አለው ማለት ነው።

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ይላል እንግዲህ ያው በትርፍ ጊዜ የተለያዩ ማሳለፊያ ቦታዎች ይኖራሉ። ከነዛ ውስጥ አንደኛ ቤት ላይት ስራ የማይኖረኝ ከሆነ የስራ ቦታ የማልሄድ ከሆነ ልጆችን መንከባከብ። ቤት ውስጥ ያሉ ስራዎችን ልብስ ማጠብ ሊሆን ይችላል። ልጆችን ምግብ ማብላት ማጫወት ወደ ትምህርት ቤት መውሰድ። እነዚህ ስራዎች በትርፍ ጊዜ ቤት ላይ በምሆንበት የምሰራቸው ስራዎች ናቸው። ከዚህ በተጨማሪ ወደ መዝናኛ ቦታ ፑል ከረንቡላ እጫውታለሁ። ስለዚህ እዚያ ጋር ሄጄ ከጎደኞቼ ጋር ፑልና እና ካረንቡላ መጫወት እጫወታለሁ። እንዲሁም ከጓደኞቼ ጋር የተለያዩ ጨዋታዎችን እንወያያለን እንጫወታለን። በእነዚህና በመሳሰሉት ከዚህ በተጨማሪ ኳስ እሁድ ቅዳሜ ከሆነ ለምሳሌ የእረፍት ጊዜ እሁድና ቅዳሜ ከሆነ። ኳስ አለ ኳስ የማየት የእንግሊዝ ፕሪሚየር ሊግ ኳስ አለ። ስለዚህ እነዛን ኳሶች በፕሮግራሙ መሰረት የማየት እድሉ ይኖረኛል ማለት ነው። ከጓደኞቼ ጋር ቁጭ ብዬ ቡና የማለት የመዝናናት አይነት ስራዎችን እሰራለሁ ማለት ነው። ትርፍ ሰዓት በሚኖረኝ ጊዜ። ስለዚህ ከዚህ በተጨማሪ በትርፍ ጊዜ ያው መጽሐፍ የማንበብ ፊልም የማየት እነዚህ እነዚህ ነገሮች ብቻዬን በመሆንበት ሰዓት የማደርጋቸው ስራዎች ናቸው። ከዚህ በተጨማሪ ደግሞ ወደ ቤተሰብ ሰፋ ያለ ጊዜ ካለኝ። ወደ ቤተሰብ ሄጄ ቤተሰብ የመጠየቅ በስራ የማገዝ የተለያዩ ሀሳቦችን የመስጠት እነዚህን የመሳሰሉትን ስራዎች አከናውናለው ማለት ነው። በተለይ ወደ ገጠሩ የሀገራችን ክፍል በክረምት የተለያዩ ስራዎች ይሰራሉ። ስለዚህ እነዚያ ስራዎች ሄዶ የመሳተፍ እና የመስራት ምክንያቱም ብዙ ጊዜ አሁን ሰው የለም እና እዛ ቤተሰብ ላይ የሚያግዝ ሰው ስለሌለ ከብት መጠበቅ ማገድ አለ። የተለያዩ ስራዎች አሉ። ስለዚህ እነዚህ ስራዎች ቤተሰብ ፍሪ በምንሆንበት ጊዜ ወይም ደግሞ ትርፍ ጊዜ በሚኖረን ሲያድ ሰዓት ሄደን እናግዛለን ማለት ነው። ከዚህ በተጨማሪ። ሌሎች የተለያዩ ስራዎች ከቦታ ቦታ በመንቀሳቀስ ዘመድ መጠየቅ አለ በተለያዩ ቦታ ያሉ ወንድሞች እህቶች አክስት አጎት አለ። ስለዚህ እነሱን ሄዶ የመጠየቅ የተወሰነ ጊዜ የማሳለፍ ሀገር የማየት የመጎብኘት የተለያዩ የሚጎበኙ ቦታዎች። ካሉ እዚያ ቦታ ላይ ሄዶ የመዝናናት እና የመጎብኘት አለ ማለት ነው። ስለዚህ በትርፍ ጊዜ ብዙ ብዙ የሆኑ ስራዎችን መስራት ይቻላል። ግን በአብዛኛው ያው በየት ላይ ነው። በየት ላይ ቁጭ ብለን ልጅ ነው አሁን ልጅ የማሳደግ የመንከባከብ እነሱን የሚፈልጉትን ነገር ማድረግ ነው። ብዙ ጊዜ የትርፍ ጊዜያችንን የሚወስደው ማለት ነው። ስለዚህ ልጅ በምናሳድግበት ጊዜ ያው ምግባቸውን ማዘጋጀት አለ። ልብስ ማጠብ አለ እንቅስቃሴ እንዲያደርጉ ከቦታ ቦታ እንዲሄዱ። ከጓደኞቻቸው ጋር በስርዓት እንዲጫወቱ። እንዳይወድቁ ጉዳት እንዳይደርስባቸው የመንከባከብ እና የመጠበቅ ስራዎች እነዚህ በአብዛኛው በአሁኑ ሰዓት በተለይ እኔ የማደርጋቸው ከንዋኔዎች ናቸው ማለት ነው። ስለዚህ ከዛ ውጪ ግን ከጓደኛ ጋር ሄዶ ኳስ የመጫወት ወደ ሜዳ ሄዶ ኳስ ሜዳ ካለ እዚያ አካባቢ ሄዶ ኳስ የመጫወት እድሉ አለ ማለት ነው። ስለዚህ እነዚህን እና የመሳሰሉት ስራዎች ይሰራሉ። ከዚህ በተጨማሪ ደግሞ በትርፍ ጊዜ ሰዓት በሚኖርበት ሰዓት ስልክ በመደወልም ዘመድ ይጠየቃል የግድ በአካል ሄዶ ሳይሆን። ስልክ በመደወል ዘመድ እናት አባት እህት ወንድም አክስት አጎት የመሳሰሉ ዘመዶችን። ጓደኛ እነሱን እነዚህ አይነት እንትኖችን። ስልክ በመደወል መገናኘት ማውራት መጫወት ሀሳብ ለሀሳብ መቀያየር የተለያዩ መረጃዎችን መቀያየር ምን ተከሰተ እናንተ አካባቢ ምን ነገር አለ ምን አዲስ አለ። እኛ አካባቢ ያለውን ሁኔታ በዝርዝር በግልጽ ማውራት እና መወያየት የመሳሰሉት ስራዎች በትርፍ ጊዜአችን የምናደርጋቸው ናቸው። ማለት ነው።

የትንኝ መረብ ትጠቀማለህ ይላል? እንግዲህ የትንኝ መረብ እጠቀማለሁኝ። ምክንያቱም በማታ ሰዓት በምንተኛበት ሰዓት ትንኞች የወባ ትንኞች ወባን ወይም ደግሞ ደም ከአንድ ሰው ወደ ሌላ ሰው ወባን የማስተላለፍ አቅም አላቸው። ወባ ደግሞ በአገራችን በጣም ገዳይ ከሆኑ በሽታዎች አንዱ ነው። ስለዚህ ይሄንን ገዳይ የሆነ በሽታ ደግሞ ለመከላከል ማታ በምንተኛበት ጊዜ ብዙ ጊዜ የትንኝ መረብ እንጠቀማለን ማለት ነው። በስንተኛ ልክ ዘርግተን ያንን ተሸፋፍነን ከትንንሽ ልክሼዎች እንጠለቀቃለን የምንከላከላለን ማለት ነው። ስለዚህ ይህንን የትንኝ መረብ ብዙ ጊዜ በተለይ ህፃናቶች በሚተኙበት ሰዓት አዋቂዎችን በሚተኙበት ሰዓት እንጠቀማለን ለመከላከያ ማለት ነው። ምክንያቱም ወባ በጣም በሀገራችን ገዳይ ከሆኑ በጣም በብዛት ሰው የሰውን ልጅ ከሚገድሉ በሽታዎች አንዱ ነው። የሚተላለፈውም በወባ ትንኝ አማካኝነት። ከአንዱ ሰው ወደ ሌላ ሰው ያስተላልፋሉ። መርዝ ያመነጫሉ ስለዚህ ያ መርዝ የወባ ትንኝ በሽታን ሊቀሰቅስ የሚችል ሊያስነሳ የሚችል ስለሆነ ይተላለፋል ማለት ነው። ስለዚህ የወባ ትንኝን የምታስተላልፉ ሴቷ ናት ሴቷ የወባ ትንኝ ናት ወንዱ አያስተላልፍም የሚመገበውም እጽዋትን የእጽዋት ግንዶችን በመምጠጥ ይሆናል ማለት ነው። ስለዚህ ሴቷ የወባ ትንኝ ግን ከበሽተኛ ሰው ወደ ጤነኛ ሰው ወባን የማስተላለፍ አቅም አላት ማለት ነው። ስለዚህ ይቺንን ወባ በተለይ በሀገራችን በመስከረም አካባቢ ልክ ዝናብ ዘንቦ ዘንቦ ሊበራ ወይም በጋው በሚወጣበት ጊዜ ወይም የመሸጋገሪያው ወቅት የክረምት እና የበጋው የመሸጋገሪያ ወቅት ላይ ወባ በብዛት ይራባል ማለት ነው። ምክንያቱም ወባ የሚረባው ውሃማ አካ አካ ሲያገኝ ውሃ ሲያገኝ ወይም ደግሞ ረግረጋማ ቦታ ሲያገኝ በቀላሉ ይራባል፤ የተራበው ወባ ደግሞ ወደ ሰው ቤት በመግባት ሰዎችን በመንደፍ በመንከስ የሰውን ደም በመምጠጥ ነው የሚኖረው ማለት ነው። ምግቡ የሴቷ የወባ ትንኝ ምግቧ የሰው ልጅ ደም ነው ማለት ነው። ስለዚህ በዚህ ወቅት ሰዎች ያው የተለያዩ ስራዎችን ያከናውናሉ ቦዮችን የማፋሰስ ውሃ ያቆሩ ቦታዎች ካሉ ያንን የማፍሰስ የመድፋት ነገር ይደረጋል ማለት ነው፤ በህብረት ነው ብዙ ጊዜ በእንቅስቃሴ የሚደረገው እነዚህን ወባ ትንኞች ለማጥፋት ማለት ነው። ስለዚህ በከመስከረም ወር አካባቢ ጥቅምት ትዳር እንዲሁም በግቢ ደግሞ ወደ ግንቦት አካባቢ ሰኔ በአብዛኛው ሰው በወባ የመያዝ እድሉ ከፍተኛ ይሆናል ማለት ነው። ይሄ የሆነበት ምክንያት በአብዛኞቹ ትንኞች በውሃማ አካባቢዎች ውሃ ሲያገኙ በቀላሉ ስለሚራቡ ማለት ነው። ስለዚህ ይሄንን የምንከላከለው የወባ ትንኝ በመጠቀም ነው ወይም ደግሞ የወባ ትንኝ የትንኝ መረብ በመጠቀም ነው ማለት ነው። ስለዚህ በሀገራችን በጣም ከፍተኛ የሆኑ ሰዎች ብዛት ያላቸው ሰዎች በዚህ በሽታ ይጠቃሉ በተለይ አቅመ ደካሞች ህፃናት በቀላሉ በሽታ የሚያጠቃቸው መድሃኒት መውሰድ የማይችሉ ስለሆነ ወባ በጣም ያጠቃቸዋል ማለት ነው። ሰዎችም መንግስትም የተለያዩ በማስቀመጥ ይህንን ለመከላከል ህብረተሰቡን በማስተማር የወባ ትንኝ መረብ ወይም ደግሞ ጎበር የሚባለውን ለህብረተሰቡ በነፃ በማከፋፈል እንዲሁም የጤና የጤና ባለሙያዎች የተለያዩ የምክር አገልግሎት ለህብረተሰቡ እንዲሰጡ በማድረግ የወባ በሽታን ለመከላከል ይሞክራል ማለት ነው። ህብረተሰቡም የተሰጠውን ትምህርት ወስዶ መረብ የትንኝ መረቡን በአግባቡ በመጠቀም ትምህርቱን በመውሰድ አካባቢውን በማጽዳት ከወባ ትንኝ ነፃ በማድረግ በሽታን ይህንን በሽታ መከላከል ይችላል ማለት ነው። ስለዚህ በሀገራችን በተለይ አሁን በጣም ወባ የሚያጠቃ የሚበዛባቸው ቦታዎች አሉ ሞቃታማ የሆኑ ቦታዎች ለወባ ትንኝ መራቢያ በጣም ምቹ ናቸው። ስለዚህ እነዚህን ቦታዎች ወቅት አላቸው ያንን ወቅት ተከትሎ የተለያዩ ዘመቻዎችን በማካሄድ የወባ ማጥፋት ዘመቻዎችን በማካሄድ በሽታውን መከላከል ይቻላል ማለት ነው። ህብረተሰቡም የበሽታውን አስከፊነት ተረድቶ በጣም ጥንቃቄ አድርጎ በሽታውን ለመከላከል የተለያዩ ጥረቶችን ያደርጋል ትምህርቶችን በደንብ ይከታተላል። ህመም በሚከሰትበት ጊዜም ቶሎ ወደ ሀኪም ቤት በመውሰድ የህክምና እርዳታ እንዲያገኝ በማድረግ በሽታውን በቀላሉ መከላከል ይቻላል ማለት ነው፤

ፎቶ ማንሳት ትወዳለህ? ይላል እንግዲህ ፎቶ ማንሳት እወዳለሁ በጣም ምክንያቱም ፎቶ አሁን ላይ የተነሳነው ፎቶ ከተወሰነ ጊዜ በኋላ ከተወሰነ አመት በኋላ በጣም በዛን ጊዜ የነበሩ እውነታዎች ምን ይመስላሉ የሚለውን ለማስታወስ ስለሚረዳን። ፎቶ ማንሳት ባገኘሁት አጋጣሚ በጣም ነው የምወደው ማለት ነው። ፎቶ በተለያዩ ጊዜያቶች ይነሳሉ ሰዎች ለምሳሌ በሰርግ ወቅት በልደት እና በተለያዩ የተለያዩ ዝግጅቶች በሚከናወኑ ጊዜ ፎቶዎች ፎቶ የማንሳት ስነ ስርዓት ይካሄዳል። ማለት ነው። ስለዚህ ፎቶ ደግሞ ለወደፊቱም ለልጅ ለልጅ ልጅ ወይም ደግሞ ለሚፈልገው አካል እንደ ማስታወሻነት እንጠቀምበታለን ማለት ነው። ስለዚህ የፎቶ በተለያዩ መሳሪያዎች ይነሳል። አንደኛ በስልክ ፎቶ በስልክ ይነሳል። ፎቶ በካሜራ ይነሳል ፎቶ በተለያዩ ነገሮች ይነሳል ማለት ነው። ስለዚህ በስልክ አብዛኛው ስማርት ስልክ የሚጠቀም ሰው ወይም ደግሞ ተች የሚባለውን ስልክ የሚጠቀም ሰው። ፎቶ ባገኘው አጋጣሚ ያገኘውን መረጃ ያገኘውን ደስ ያለውን ነገር ፎቶን በማንሳት ለወደፊቱ ለሚፈልገው አካል ወይም ደግሞ በሚፈልግበት ጊዜ መጠቀም ይችላል ማለት ነው። ስለዚህ አንድ ፎቶ ከተነሳ ለምሳሌ ማስታወቂያ ፎቶ አንስተን ለጓደኞቻችን ያን ማስታወቂያ እንዲያዩት የሆነ መረጃ ከሆነ ያንን መረጃ በፎቶ መልክ አንስተን ለጓደኞቻችን ወይም ደግሞ ለሚፈልገው ሰው መላክ እንችላለን እኛም እንደ መረጃነት በፎቶውን አንስተን ማስቀመጥ እንችላለን ማለት ነው። በመርካት ወቅት ሰዎች ትምህርት ተምረው በሚጨርሱበት ጊዜ ፎቶ ፕሮግራም ይካሄዳል ጋውን ተለብሶ የተለያዩ አበባዎች ቤተሰብ አንድ ላይ ሰብሰብ ብሎ የፎቶ ስነ ስርዓት ይካሄዳል። ምክንያቱም ተማሪዎች ግቢ ገብተው ወይም ደግሞ ዩኒቨርሲቲ ገብተው ትምህርታቸውን በሚጨርሱበት ጊዜ ተመልሰው ያንን እድል ሊያገኙት ስለማይችሉ ያችንን አጋጣሚ በምን ያስታውሰዋታል። በፎቶ ስለዚህ በዚያ ፎቶ አማካኝነት በመርቃቱ ወቅት ማን ማን እንደነበረ ምን አይነት ልብስ እንደለበሰ ለአካባቢው ምን ይመስል እንደነበረ የፎቶ ማስታወሻ ይይዛል ማለት ነው። ስለዚህ ፎቶ በጣም በተለይ በትምህርት ቤት አካባቢ የሰውን ልጅ እድገትም ከምን ተነስቶ ወደ ምን ደረሰ የሚለው አለባበሱን አኗኗሩ ምን ይመስል እንደነበረ የበፊቱን ከአሁኑ ጋር ለማነፃፀር የምንጠቀምበት ስለዚህ። የፎቶዎች በጣም ከዚህ በፊት የተሰሩ ስራዎችን ለማየት ለመዳሰስ ወይም ደግሞ መረጃ ለመሰብሰብ ስንፈልግ ፎቶ በማንሳት እንትን እንላለን ማለት ነው። ስለዚህ ፎቶ ማንሳት በጣም ጠቃሚ ነገር ነው። ምክንያቱም ሰዎች ከአንድ ቦታ ወደ ሌላ ቦታ በሚንቀሳቀሱበት ጊዜ እነሱ ከዚህ በፊት ሊያገኟቸው የሚችሉ ወይም ወደፊትም ሊያገኙት የማይችሉትን ነገር ሲያገኙ አዲስ ነገር ሲያገኙ። ፎቶ ያነሳሉ ለምሳሌ አንድ ሰው ወደ መዝናኛ ቦታ ሊሄድ ይችላል። ቱሪስት ቦታዎች ሃይማኖታዊ የሆኑ ቅርስ ያለባቸው የተለያዩ ቅርሶች ያሉበት ቦታ ሊሆን ይችላል። እነዚህን ቦታዎች ድጋሚ ቶሎ ቶሎ የማያገኛቸው ከሆነ በፎቶ አንስቶ በሚፈልገው ሰዓት ለሚፈልገው ሰው መርጃውን መጠቀም ይችላል ማለት ነው። ስለዚህ ፎቶ ይኸው በጣም ወሳኝ የሆነ ነገር ነው። ሰዎችም ፎቶ በማንሳት ብቻ የሚተዳደሩ ሰዎች አሉ። ካሜራ ገዝተው በተለያዩ ኢንትሮስት ቦታዎች ላይ በተለያዩ ሰዎች በሚበዙባቸው ቦታዎች ላይ ፎቶዎችን በማንሳት ማስታወሻ በመስጠት ልክ የመተዳደሪያ ወይም የገቢ ምንጭ አድርጎ የሚጠቀሙ ሰዎች አሉ። ስለዚህ እነዚህ ፎቶ ቤቶች ተብለው ነው የሚጠሩት። ስለዚህ ፎቶ ቤቶች ያው ፎቶን ያነሳሉ ያንን ፎቶ ለባለቤቱ በተወሰነ ክፍያ ያስተላልፋሉ ይሰጣሉ ማለት ነው። ያ ሰውም ያንን ፎቶ በስርዓት በአልበም በፍሬም በተለያዩ የማስቀመጫ ዘዴዎች በመጠቀም ያስቀምጣል። ከቤቱ ላይ ቁጭ አድርጎ ለምሳሌ ሲማር ማስተሩን ሲመረቅ ፒኤችዲውን ሲመረቅ የተለያዩ ፎቶዎች አሉ እነዚያን ፎቶዎች ግድግዳ ላይ ቤት ላይ ይሰቀላሉ። የልጅ የአባት የልጆች ፎቶ አንድ አመት ሲሞላቸው ሁለት አመት ሲሞላቸው ሶስት አመት ሲሞላቸው እየተባለ ቤት ውስጥ ይቀመጣል ማለት ነው። መደርደሪያ ላይ ወይም ደግሞ በአልበም መልክ ይቀመጣሉ። ስለዚህ እነዚህ ልጆች በሚያድጉበት ጊዜ አንድ አመቴ ላይ የተነሳሁት ፎቶ ሁለት አመቴ ላይ ሶስት አመቴ ላይ እያሉ እነዚህን ፎቶዎች በማየት ጥሩ ትዝታ እንዲኖራቸው ማድረግ ይቻላል ማለት ነው። ስለዚህ ፎቶ ማንሳት በጣም ጠቃሚ የሆነ ነገር ነው ማለት ነው

የጠዋት እለታዊ ተግባራችሁ ምንድነው? ይላል። እንግዲህ ያው በጠዋት ብዙ ጊዜ ሰዎች ከእንቅልፋቸው ይነሳሉ ይነቃሉ በፈለጉት ሰዓት የሰዎች የተለያየ የመነሻ ሰዓት አላቸው። ለምሳሌ የኔ የመነሻ ሰዓት አለ የሌላ ሰው የራሱ የሆነ የመነሻ ሰዓት አለው። ስለዚህ በጠዋት አንድ ሰው ከተነሳ በኋላ ምንድነው የሚያደርገው ያው ወደ ሽንት ቤት ነው የሚሄደው። ወደ ሽንት ቤት ይሄዳል ከዛ ወደ ፊት፣ እጅ መታጠብ፤ ሻወር መውሰድ እነዚህ እነዚህን ተግባራቶች ያከናውናል። ከዛ በኋላ ያው እንደ እንደ ሰው ሁኔታ ይወሰናል። ለምሳሌ እኔ ብዙ ሽንት ቤት ሄጄ ሽንት ቤት ከተጠቀምኩ በኋላ ፊቴን መታጠ፣ እጄን መታጠብ፣ አስፈላጊ ከሆነ ሻወር መውሰድ፤ ከዛ በኋላ የተለያዩ ስራዎችን ቤት ውስጥ፤ የስራ ሰዓት መደበኛ የስራ ሰዓት እስከሚደርስ የተለያዩ ስራዎችን እሰራለሁ። ከእነዚህ ውስጥ ምናልባት ልጆችን መንከባከብ፣ ልጆችን ልብስ ማልበስ፣ ምግብ ማብላት ሌሎች ሌሎች ስራዎችን መንከባከብ ያደርጋሉ። ከዛ በተጨማሪ ልብስ መቀየር ያው ወደ ስራ ወደ መደበኛ ስራ ለመሄድ ያው አንድ ሰዓት ተኩል ላይ ነው ወደ ስራ የምሄደው። ስለዚህ ልብስ እቀይራለሁ የስራ ልብስ ወይም ደግሞ መደበኛ የሆነ የስራ ልብስ እቀይራለሁ። ቁርስ ይበላል። ጠዋት ያው የተገኘውን ቤት ያፈራውን ዳቦ በሻይ፣ እንጀራ በወጥ የመሳሰሉት በቁርስ ይበላሉ። እነዚህ ከተበሉ በኋላ ቦርሳ ወይም ደግሞ ለስራ የሚያስፈልጉኝን መሳሪያዎች ላፕቶፕ መያዝ ማዘጋጀት እነዚህን የመሳሰሉትን ስራዎች በጠዋት የማከናውናቸው ናቸው ማለት ነው። ከዛ በኋላ ከቤት አንድ ሰዓት ተኩል ከወጣሁ በኋላ ያው ሰርቪስ ወደ ስራ ቦታ በሰርቪስ ወይም ደግሞ በትራንስፖርት ነው የምሄደው። ስለዚህ ከሃያ ደቂቃ እስከ ሰላሳ ደቂቃ ሊወስድ ይችላል ልክ ቢሮዬ እስከምደርስ። ስለዚህ ከዛ በኋላ ያው የተለያዩ ዝግጅቶችን ክላስ ካለኝ ወደ ክላስ ወይም ወደ ስራ ቦታ ሄጄ ተማሪዎችን የማስተማር እሰራለሁ። ከዛ በተጨማሪ ወደ ክላስ የማልገባ ከሆነ ቢሮ ውስጥ ቁጭ ብዬ የሚነበብ ካለ ለትምህርት ለመማር ማስተማር የሚያስፈልጉ ቁሳቁሶች ካሉ እነሱን ማዘጋጀት፣ ማንበብ፣ መዘጋጀት የመሳሰሉትን አደርጋለሁ ማለት ነው። ስለዚህ በጠዋት ብዙ ስራዎች ይከናወናሉ። ስራ የመደበኛ ስራ በማይኖርበት ሰዓትም ያው በጧት ያው ልብስ ከለበስን፣ ፊታችን ከታጠብን፣ ቁርስ ከበላን በኋላ ወደ ገበያ የመሄድ ገበያ ሄዶ የተለያዩ የሚገዙ እቃዎች ጤፍ፣ በቆሎ ወይም ደግሞ ለልጆች የሚያስፈልጉ አስቤዛ የወር አስቤዛ የመግዛት ሱቅ ሄዶ የመግዛት፤ እነዚህ ሁሉ በጧት የምናከናውናቸው ስራዎች ናቸው ማለት ነው። ስለዚህ በጠዋት ብዙ ሰው የተለያዩ ስራዎችን ይሰራል። ስለዚህ ልክ በጠዋት ተነስቶ ወደ ስፖርታዊ ቦታም የሚሄድ ሰው አለ። እኔም አልፎ አልፎ አንዳንዴ የማደርገው ነገር ነው ማለት ነው። በጠዋት ተነስቼ ስፖርት እንቅስቃሴ የማድረግ በሳምንት ውስጥ ወይ ሁለት ቀን ወይ ሶስት ቀን አልፎ አልፎ እንደዚህ የስፖርታዊ እንቅስቃሴዎችን በጧት ሄዶ ስፖርት ሰርቶ የመመለስ እንቅስቃሴ፤ ምክንያቱም ስፖርት ለሰው ልጅ ጤና በጣም ወሳኝ የሆነ ነገር ስለሆነ ማለት ነው። እንቅስቃሴ ስንሰራ የተለያዩ ጥቅሞችን እናገኛለን። በሽታ የመከላከል አቅማችን ይጨምራል። እነዚህ የማይተላለፉ የሚባሉ በሽታዎች አሉ እንደ ደም ግፊት፣ ስኳር፣ ካንሰር የመሳሰሉት በሽታዎች ልንከላከላቸው የምንችለው ጠዋት ጠዋት ወደ ስራ ከመሄዳችን ወደ መደበኛ ስራ ከመሄዳችን በፊት፤ እነዚህን ስፖርታዊ እንቅስቃሴ በማድረግ ከዛ ሰውነታችንን በመታጠብ ቀለል ያሉ ምግቦችን በመመገብ፤ ቁርስ ላይ ቅባት ያልበዛባቸው ምግቦችን አትክልት ነገሮችን በአብዛኛው በመውሰድ፤ እንቅስቃሴዎችን ማድረግ በጣም ለሰውነታችን ይጠቅማል ማለት ነው። ስለዚህ ሰዎች እነዚህንና የመሳሰሉትን ስራዎች ይሰራሉ ማለት ነው። ከዚህ በተጨማሪም ሴቶች ምግብ የማብሰል፣ ቁርስ የማዘጋጀት ለልጆች ለቤተሰብ በአጠቃላይ ቁርስ የማዘጋጀት ስራ ይሰራል ማለት ነው። ስለዚህ በጠዋት ብዙ የተለያዩ ስራዎች ይሰራሉ ማለት ነው።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ይላል እንግዲህ ያው ወደ ገበያ የምሄደው እንደአስፈላጊነቱ ነው። በጣም ብዙ ጊዜ ወደ ገበያ አልሄድም ምክንያቱም እኔ ምገዛው በወር አንዴ ነው። የወርደም ውስጥ የወርደምዝተኛ ስለሆኑኝ ስለዚህ በወር አንዴ ወይ ሁለቴ ነው ሊሄድ የሚችለው ማለት ነው። ስለዚህ በወር አንዴ ልክ ወር በገባ ደሞዝ ሲገባ በደሞዝ ሰዓት ሄጄ የሚገዙ ነገሮችን እገዛለሁ ማለት ነው። ለምሳሌ ጤፍ ለወር አንዴ እገዛለሁ ሌላም አስፈላጊ የሆኑ ቦቆሮ ነገር እገዛለሁ ከዛ በተጨማሪ አስቤዛዝ፣ ዘይት፣ ሳሙና: ስኳር ቡና የመሳሰሉ ነገሮችን እምክንያቱ የማገኘው ደሞዝ በወር አንዴ ስለሆነ ማገኘው ያንን ደሞዝ ለወር እንዲበቃኝ አድርጌ በወር አንዴ ሄጄ እነዚህን እቃዎች እገዛለሁ ልክ ወሩ ሲደርስ ሲያልቅ አሁንም ድጋሚ በወር እጅ እገዛለሁ ማለት ነው። እንጂ ብዙ ጊዜ ወደ ገበያ አልሄድም። ምክንያቱም የእስራኤል ሌላ ነው። ነጋዴ ነጋዴ አይደለሁም ነጋዴዎች ብዙ ጊዜ ወደ ገበያ ይሄዳሉ የሚሸጡ፣ የሚገዙት፣ ሽጠው እንደገና ገዝተው፣ መልሰው የሚሸጡ አሉ ስለዚህ እነሱ ብዙ ጊዜ ይሄዳሉ። ምክንያቱም ገበያ ያው የተለያዩ ነገሮችን የምንለዋወጥበት ቦታ ነው። ገንዘር ያለው ገንዘቡን ይዞ፣ የሚፈልገውን ነገር የሚገዛበት ሌሎች ደግሞ አምራች የሆኑ ሰዎች ለምሳሌ በግብርና ስራ የሚተዳደሩ ሰዎች ያመራጡትን፣ ጤፍ፣ ቦቆሎ፣ ዳጉሳ፣ ስንዴ የመሳሰሉትን የግብርና ውጤቶች ወደ ገበያ ወስደው ለተጠቃሚው ለከተሜው ሰው የሚሸጡበት ከተሜው ሰውም በተለያዩ የስራ መስኮች ያገኘውን ገንዘብ ለእነዚህ ነገሮች የሚከፍልበት የሚሰጥበት መንገድ ነው ማለት ነው። ስለዚህ ብር ያለው፣ ብሩን ተጠቅሞ ሄዶ የሚፈልገውን ነገር መግዛት ይችላል፣ ልብስ መግዛት ይችላል፣ ጤፍ፣ የመሳሰልቱን ስልክ፣ ሰዓት፣ የቤት ቁሳቁሶች ፍጅ፣ ቴሌቪዥን የመሳሰሉትን ነገሮች ይገዛል ማለት ነው። ስለዚህ እኔም ብዙ ጊዜ ያው ገበያ መሄዶ ያው በወር አንዴ ወይ ሁለቴ ነው። ከዛ ውጪ ግን በበዓል ወቅት ለምሳሌ፣ በበዓል የፋሲካ፣ የንጉጣጣሽ፣ የገና፣ የተለያዩ እንስሳት ይገዛሉ። ለ ለስጋ የሚያገረግሉ ወይም ደግሞ ለምግብ የሚያገረግሉ እንስሳቶች ማለት ነው። በግ፣ ፍየል፣ ዶሮ በሬ የመሳሰሉት ይገዛሉ ማት ነው። እኔም በዓል በሚሆንበት ጊዜ እነዚህን ነገሮች ያው ይጀገዛሉ በጋራ ወይም በግሩፕ ወይም ደግሞ በየብቻየ በግ ከሆነ ነብቻ ብዙ ጊዜ በሬ ከሆነ ግን በጋራ ለገና ለምሳሌ ለአስር፣ ለአስራ አምስት፣ እንዳስፈላጊነቱ ሰዎች ተሰባሰቡ በሬ ለመግዛት ወደ ገበያ ይሄዳሉ ማለት ነው። ያንን በሬ በሚፈልጉት ባላቸው አቅም በገንዘባቸው ገዝተው፣ ወደ ቤት ወስደው የማረድ፣ እና የመጠቀም ልምዱ አለ ማለት ነው። ስለዚህ እኔም እንደዚሁ ከጓደኞቼ ጋር ከጎረቤት ጋር አንድ ላይ በመሆን በሬ፣ በግ፣ ጎሮ እንገዛለን ማለት ነው። ከዛ ውጪ የልጆች ልብስ፣ ደብተር የመሳሰሉትን በሚያስፈልግበት ጊዜ ሂዶ የመግዛት ልደታቸውን በሚደርስበት ጊዜ ለልጆች ልብስ በተለይ ይገዛል ያው ከአስፈላጅ ሆኖ ከተገኘ ማለት ነው። ስለዚህ እነዚህ እነዚህን ነገሮች ለመግዛት ወተገበያ ይሄዳሉ ከዚህ ውጪ ግን ገበያ የሚሄድ ግብዱ የለኝም ማለት ነው። ሰው የለኝም ገበያ ላይ ተሄዶ ገንዘብ ካለ! የማይገዛ ነገር የለም ብዙ ነገሮች ገበያ ላይ ይገዛሉ ይሸጣሉ ለምሳሌ ገበሬዎ፣ እንቁላላቸውን፣ ዶሮ በክፍየል በርበ፣ አትር፣ የመሳሰሉትን ነገሮች ያመረቷቸውን ነገሮች ቤታቸው ላይ ያለውን ነገር ወስደው ወደ ገንዘብ ቀይረው ከዛ በኋላ ደግሞ፣ እነሱ የሚፈልጉትን እነሱ የሌላቸውን ነገር ሊገዙ ይችላሉ ማለት ነው። ለምሳሌ በሬ፣ ሊያስፈልጋቸው ይችላል ስለዚህ በሬ ለእርሻ የሚያገለግል በሬ ለመግዛት የግድ ገበያ መሄድ አለባቸው ያን የሆነ ጤፍ፣ ሊሸጥ ይችላሉ ወይም ሌላ ቲኒንሽ እንስሳትን፣ በግ፣ ሊሸጡ ይችላሉ ያን ጠርቀም ጠርቀም አድርገው ለእርሻ አገልግሎት የሚውል በሬ ሄዶ ይገዛሉ ማለት ነው። ስለዚህ ገበያ ላይ ሁሉም ገንዘቡን ያመረተውን ምርት የሚሸጥበት የሚለውጥበት ቦታ ስለሆነ ብዙ ጊዜ ሰዎች ወደ ገበያ ይሄዳሉ። እኔም እንደ አስፈላጊነቱ ወደ ገበያ በመሄድ እገዛለሁ ማለት ነው።

ላፕቶፕ አለህ ይላል እንግዲህ ያው ላፕቶፕ አለኝ ነው የኔ ምክንያቱም ላፕቶፕ በጣም መሰረታዊ የሆነ እኔ ለምሰራው ስራ በጣም አስፈላጊ የሆነ ግብአት ነው። ላፕቶፕ ከሌለ በቀላሉ መረጃውን መረጃ የመያዝ ወይም ደግሞ ለማንበቢያነት ለመጻፊያነት የምትጠቀምበት ስለሆነ። ላፕቶፕ ያስፈልገኛል ስለዚህ የምሰራበት ድርጅትም ላፕቶፕ ገዝቶ ሰጥቶኛል ማለት ነው። ስለዚህ የራሴ የሆነ ላፕቶፕ አለኝ የምጠቀምበት። ስፈልግ ቢሮ ቢቴ እየወሰድኩ በፈለኩት ቦታ ወስጄ የምትጠቀምበት ለማንበቢያ ለማስተማሪያ ወይም ደግሞ መረጃዎችን ለመሰብሰብ ዩቲዩብ ፌስቡክ ቴሌግራም የመሳሰሉ ማህበራዊ ድርገጦችን ለመጠቀም የግድ ላፕቶፕ ያስፈልገኛል ማለት ነው። ስለዚህ ላፕቶፕ በጣም ለኔ ለስራዬ ወሳኝ የሆነ ነገር ነው። ስለዚህ ላፕቶፕ ያው ዩኒቨርሲቲያችን ገዝቶ ለእያንዳንዱ መምህር ሰጥቷል ማለት ነው። ስለዚህ እኔ ላፕቶፕን ብዙ ጊዜ እጠቀማለሁ ማለት ነው። ስለዚህ ላውትኮፕ ያው ለመማር ማስተማሪያነት በፕሮጀክተር አማካኝነት ፓወር ፖይንት በማዘጋጀት እጠቀምበታለሁ። ከዚህ ውጪም የተለያዩን መጽሐፍትን ለመማር ማስተማር የሚያስፈልጉኝን መጽሐፍት የተለያዩ መረጃዎችን ጎግል አማካኝነት እየፈለኩኝ ራሴን የማሳድግበት የምለውጥበት ስለሆነ። በጣም ወሳኝ የሆነ ነገር ነው። ቤቴ በመውሰድ በቀላሉ ከቦታ ቦታ አብሮኝ የሚንቀሳቀስ ነገር ነው። ለምሳሌ እዚህ ቢሮዬ ቁጭ ብዬ ቢሮዬ ላይ እጠቀማለሁ ይዘዋለሁ ቤት በምህርበት ጊዜም መረጃዎችን በሙሉ ይይዝልኛል ማለት ነው። የምፈልገውን አይነት መረጃ በፎልደር በፎልደር ከፋፍዬ ለመማር ማስተማር የምትጠቀምባቸው መጽሐፍቶች የተለያዩ ፎቶዎች የተለያዩ ቪዲዮዎች ለመማር ማስተማር ሌሎች የሰርግ የልደት የመሳሰሉት ፎቶዎችን ኢሜል ለመጠቀም ፌስቡክ ከጓደኞቼ ጋር ለመገናኘት በማህበራዊ ሚዲያ የምትሰራችሁ። ዜናዎች ምን ይመስላሉ? የሀገራችን ሁኔታ ምን ይመስላል? ዛሬ ምን ምን ሁነቶች ተካሄዱ? ልክ ዜና እንደምንከታተለው በዚህ በላፕቶፕ አማካኝነት መረጃዎችን በቀላሉ ማግኘት የምችልበት ስለሆነ። ለኔ ለስራዬ በጣም አስፈላጊ የሆነ ነገር ነው። ስለዚህ ላፕቶፒየም በደንብ በጥንቃቄ ይዤ እጠቀማለሁ ማለት ነው። ስለዚህ መረጃ በቃ ማንኛውንም አይነት መረጃ የሆነ ጓደኛ ላይ ብቀበል እስከፈለኩት ጊዜ በኢሜል ማስቀመጥ እችላለሁ በቴሌግራም ማስቀመጥ እችላለሁ። የራሱ ላፕቶፕም የራሱ የማስቀመጫ እንትን አለው እዚያ ጋር በማድረግ እነዚህን ነገሮች እጠቀምበታለሁ። እና ያው ህይወቴ ነው ማለት ይቻላል። ምክንያቱም የተለያዩ መረጃዎችን የማስቀመጥበት የግል ዶክመንቶች የትምህርት ማስረጃዎች የስራ ልምድ የመሳሰሉትን የተለያዩን መጽሐፍትን በቀላሉ በሶፍት ኮፒ የማስቀምጥበት ስለሆነ። በጣም ወሳኝ ነገር ነው አሁን አሁን ግን ያው ሰዎች ብዙ ጊዜ ለመግዛት ትንሽ አስቸጋሪ እየሆነ ያለበት ሁኔታ ነው ያለው ምክንያቱም የአንድ ላፕቶፕ ዋጋ ዋጋው በጣም እየጨመረ ነው። ከሃምሳ ሺህ ስልሳ ሺህ እስከ መቶ ሺህ ብር በላይ የሆነ ነው ማለት ነው። በፊት ላይ በቀላሉ መግዛት ይቻል ነበር አሁን ግን በጣም ውድ እየሆኑ የመጡበት ሁኔታ አለ። ግን ያም ሆኖ ተማሪዎች ሳይቀር አሁን ብዙ ጊዜ ላፕቶፕን ይጠቀማሉ። ብዙ ተማሪዎች ከስልካቸው በተጨማሪ ላፕቶፕ ያላቸው ተማሪዎች አሉ። ምክንያቱም ላፕቶፕ ስልክ የማይሰራውን በላፕቶፕ ለምሳሌ የተለያዩ ሶፍትዌሮች በተለይ በኢንጂነሪንግ ዘር ሁኔታ የተለያዩ ለዲዛይን የምትጠቀምባቸው ሶፍትዌሮች አሉ። እነዚህን ሶፍትዌሮች ፕሮሰስ የምናደርግበት የምንሰራበት አፕሊኬሽን ጭነን የፈለግነውን አይነት ስራ ቤታችን ላይ ቢሮአችን ላይ ቁጭ ብለን ስራዎችን መስራት እንችላለን ዲዛይን ማድረግ እንችላለን ማለት ነው። ዳታ በመሰብሰብ ማለት ነው። ስለዚህ ላፕቶፕ በጣም ወሳኝ ነው። መንገድ ዲዛይን ለማድረግ ሲቪል ስሪዲ ለመጠቀም የተለያዩ ኮንስትራክሽኖችን ህንፃዎችን ለመገንባት ቤታችን ላይ ቁጭ ብለን በሶፍትዌር አማካኝነት በላፕቶፓችን ዲዛይን አድርገን ለሚፈልገው ሰው ፕሪንት አድርገን ባህርድ ኮፒ ለማቅረብ እንችላለን ማለት ነው። ስለዚህ ላውቶፕ ከመማር ማስተማር ከማንበቢያነት ባለፈ ሌሎች የተለያዩ ስራዎችን ለመስራት እንጠቀምበታለን ማለት ነው

ቀርቀሃ በአካባቢው ያድጋል ይላል እንግዲህ ያው ቀርቀሃ በአካባቢያችን ብዙ ጊዜ ያድጋል ያለ በጣም መሰረታዊ የሆነ ተክል ነው። ስለዚህ ቀርከሃ በአካባቢያችን የተለያዩ አገልግሎቶችን እየሰጠ ያለ ተክል ነው። ከእነዚህ ውስጥ ቀርከሃ ለምሳሌ ቤት ለመስራት በባህላዊ መንገድ ቤቶችን ለመስራት ቀርከሃን እንጠቀማለን። ምክንያቱም ቀርከሃ በጣም ኢኮኖሚካል የሆነ አዋጪ ኢንቫይሮመንትን ወይም ደግሞ አካባቢን የማይበክል በጣም አዋጭ የሆነ ለብዙ ስራዎች የምንጠቀምበት ተክል ነው። ስለዚህ ቤት ለመስራት ባህላዊ የሆኑ ቤቶችን ባጡን ይባላል በእኛ አካባቢ ወይም የመጨረሻው የመጨረሻውን የቤት ክፍል ከቀርከሃ በአብዛኛው ይሰራል ማለት ነው። ለማገርነት እርስ በእርሱ በማያያዝ በጣም አዋጭ የሆነ ኢኮኖሚካሊ በጣም ብዙ ወጪ የማያስወጣ በቀላሉ በአካባቢያችን የሚገኝ ተክል ነው ማለት ነው። ስለዚህ ይሄንን ይሄንን ተክል ሰዎች ቤት ይሰሩበታል። በተለያየ ዲዛይን ወንበር ይሰሩበታል ወንበሮችን በመገጣጠም ምንም አይነት ተጨማሪ ማቴሪያል ሳይጠቀሙ ወይም ተጨማሪ እቃ ሳይጠቀሙ እርስ በእርሱ በማገጣጠም በቃ ኢኮኖሚካል የሆነ ኢንቫይሮመንትን መሰረት ያደረገ ወንበሮች ይሰራሉ። ከዚህም በተጨማሪ ቅርጫት የሚባል አለ ወይም ቁና ይባላል በእኛ አካባቢ ቅርጫት በግብርና ስራ የሚተዳደሩ ሰዎች የሚጠቀሙበት ምርትን ለማፈስ ከአውድማ ያመረቱትን ምርት ወደ ቤታቸው ለመውሰድ ቅርጫት ይጠቀማሉ። ከዚህም በተጨማሪ ምግብ ለማስቀመጫነት በከተማም በገጠርም ለዳቦ ለመያዝ የተለያዩ በተለያዩ ዲዛይኖች ይሰራል ማለት ነው። ስለዚህ በጣም ተለዋዋጭ በምንፈልገው ቅርጽ የሚሰራ ስለሆነ ቀርከሃ በጣም ትልቅ ግልጋሎት እየሰጠ ያለ ነው ማለት ነው። ስለዚህ ከዚህም በተጨማሪ ቤታችንን ለማጠር አካባቢያችንን ለማጠር ለአጥር አገልግሎት በጣም ወሳኝ የሆነ ተክል ነው። ምክንያቱም በቀላል በቀላሉ ዋጋ የምናገኘው በአካባቢያችን የሚገኝ ምርት ወይም ተክል ስለሆነ ማለት ነው። ስለዚህ ቀርከሃ በመንግስት ደረጃም ልዩ ትኩረት ተሰጥቶት በመልማት ላይ ያለ በተለይ ወደ በረሃማ ያሉ ቦታዎችም በቀርከሃ አልምቶ ግሪን ኤሪያ የሚባለውን ግሪን ኢንቫይሮመንት የሚባለውን ይሄ አረንጓዴ የሚባለውን ኢንቫይሮመንቱን የማይበክል ስለሆነ ይህንን ለማካሄድ መንግስትም ልዩ ትኩረት ሰጥቶት የቀርከሃ ተክልን እያለማ ያለበት ሁኔታ አለ ወይም ደግሞ ለማልማት የተለያዩ ዝግጅቶችን በተለያዩ ዩኒቨርሲቲዎች በተለያዩ የግብርና ቦታዎች ላይ ስለ ቀርከሃ የተለያዩ ግንዛቤዎች እየተፈጠሩ ያሉበት ሁኔታ አለ። ስለዚህ ቀርከሃን ገበሬዎች የከተማው ሰዎች በጣም በብዙ ለብዙ አገልግሎቶች ስለሚውል በብዛት በማምረት ደረጃ ላይ ይገኛሉ የአካባቢን ሚዛን የተፈጥሮን ሚዛን በመጠበቅ ረገድም ትልቅ አስተዋጽኦ አለው ማለት ነው። ቀርከሃ ምክንያቱም በቀላሉ የሚበቅል በቀላሉ የሚያድግ ለብዙ ግልጋሎቶች የሚውል ከቤት መስሪያ ጀምሮ ለቤት መስሪያነት በቤት ውስጥ የምንገለገልባቸው የተለያዩ ቁሳቁሶችን በማምረት ወንበር በተለያዩ ዲዛይኖች በመገጣጠም ምንም አይነት ሌላ ተጨማሪ እንደ ቢስማር ለምሳሌ ሳንጠቀም ባለሙያዎች በቀላሉ የሚሰሩት ለአጥር ለቤት ለፀሀይ መከላከያ በተለያየ ዲዛይን እየተሰራ ሰዎች ልክ አሁን በአሁኑ ሰዓት እንደ ፋሽን እየተጠቀሙበት ያለ ተክል ስለሆነ በጣም ወሳኝ የሆነ ተክል ነው። መንግስትም ልዩ ትኩረት ሰጥቶት እየለማ ያለ ነው ማለት ነው። ስለዚህ ሰዎችም ይህንን ቀርከሃ በቀላሉ በማምረት በትንሽ ቦታ ላይ ብዙ ቀርከሃ በማምረት ገቢ እያገኙ ያሉበት ሁኔታ። ገቢያቸውን እያሳደጉበት ሙያቸውን እያሳደጉበት የተለያዩ ዲዛይኖችን በማውጣት ወንበር የቤት ቁሳቁሶችን ቅርጻ ቅርጾችን በመስራት ገቢያቸውን እያሳደጉበት ያለ ሁኔታ ስለሆነ። ቀርከሃ በአካባቢያችን በሰፊው እያደገ ያለ

ማር ትወዳለህ ይላል? እንግዲህ ማር በጣም የምወደው ምግብ ነው ማረን የሚያዘጋጁት ንቦዎች ናቸው። ንቦዎች ከቦታ ቦታ ተንቀሳቅሶ በማህበር ነው የሚኖሩት ንቦች ስለዚህ እነዚህ በማህበር የሚኖሩ ንቦች። ማርን ከተለያዩ የአበባ አይነቶች በመቅሰም ማርን ያዘጋጃሉ ማለት ነው። ስለዚህ ይህንን ያዘጋጁት ማር ደግሞ ለሰው ልጆች በጣም ጠቃሚ የሆኑ ንጥረ ነገሮችን የያዘ ስለሆነ ለሰው ልጅም በጣም ስለሚጠቅም ማር በጣም ነው የምወደው። ከሚሰጡት ጥቅም አንዱ ማር ያው በሽታ የመከላከል አለው ሀይልን ሙቀት የመስጠት ጉልበት ለሰውነታችን ብርታትን ጥንካሬን የሚሰጥ ስለሆነ ማረን በጣም ብዙ ሰው የሚወደው ምግብ ነው ማለት ነው። ስለዚህ በሀገራችን በኢትዮጵያም ማር በብዙ ቦታዎች በብዙ የግብርና ቦታዎች ይመረታል። ስለዚህ ይህንን የተመረተ ማር እኛ በገንዘብ በመግዛት በወቅቱ ማር የሚመረትበት በብዛት የሚገኝበት ወቅት አለ። ለምሳሌ መስከረም መስከረም ጀምሮ ጥቅምት ህዳር ታህሳስ በብዛት አበቦች የሚገኙበት ወቅት ስለሆነ ንቦች ደግሞ ይህንን አበባ ተጠቅመው ማርን በቀላሉ መስራት ስለሚችሉ በዚህ ወቅት በብዛት ይገኛል። ስለዚህ እኛም ይህንን ማር ምርት ከገበሬዎች ከአመራቾች እየገዛን እንጠቀማለን ማለት ነው። ስለዚህ ማር በአጠቃላይ በጣም ወሳኝ የሆነ ነገር ነው። በሀገር አቀፍ ደረጃም ካየነው ማር ወደ ውጭ በመላክ ለሀገር ገቢ የውጭ ዶላር ምንዛሬ የሚያስገኝ በብዛት የሚመረት። ገበሬዎችም ወይም ወላጆቻችን በግብርና ስራ የሚተዳደሩ ቤተሰቦቻችን ማረን በመሸጥ በቀላሉ ገንዘብ የሚያገኙበት ስለሆነ በጣም ወሳኝ የሆነ ነገር ነው። ስለዚህ ማር ብዙ ጊዜ በእያንዳንዱ ቤት በተለይ በህዳር በታህሳስ በብዛት የሚገኝበት የሚመረትበት ወቅት ስለሆነ ለሰዎች እየገዙ በቤታቸው ለልጆቻቸው ለቤተሰቦቻቸው ለራሳቸው ይጠቀማሉ ማለት ነው። ስለዚህ በተለይ ልጆች ደግሞ ማርን በህፃንነታቸው ቢጠቀሙ ቢጠቀሙ ለእድገታቸው ለጤንነታቸው ለጥንካሬያቸው እድገት በአጠቃላይ ወሳኝ የሆነ ነገር ነው። በተለይ በአሁኑ ወቅት የተለያዩ የጉንፋን ዝርያዎች እየተሰራጩ ስለሆነ ይህንን የጉንፋን በሽታ ደግሞ መከላከል የሚቻለው ያው የተለያዩ የመከላከያ ዘዴዎች ቢኖሩ ማርን መመገብ ግን አንዱና ለትልቁ ነገር ነው ማለት ነው። ስለዚህ ማር ከተመገብነው ከተለያዩ ነገሮች ጋር ቀላቅለን ለምሳሌ ከነጭ ሽኩርት እና ከመሳሰሉት ጋር ቀላቅለም እንድንቀም በቀላሉ በሽታን መከላከል ጉንፋንን መከላከል እንችላለን ማለት ነው። ስለዚህ በቤታችን ውስጥ በቀላሉ ሊገኝ የሚችል አንዴ ከተገዛም ለብዙ ጊዜ ሳይበላሽ ቤታችን ውስጥ በቃ ተቀምጦ ሊቆይ የሚችል ነገር ስለሆነ ማር በጣም ጣፋጭ የሆነ ነገር ነው። ስለዚህ ያስፈልጋል ማለት ነው። በዚህ ማርን አብዛኛው ኢትዮጵያዊ የሚጠቀመው በሽታን የሚከላከልበት የሚያመርተው ስለሆነ በብዛትም ይገኛል ማለት ነው። ስለዚህ ማር በጣም አስፈላጊ የሆነ ለሰውነታችን ሀይልና ሙቀት በሽታል በመከላከል የተለያዩ ጥቅሞችን ለሰውነታችን በመስጠት የሚታወቅ ስለሆነ በጣም አስፈላጊ ነው የማለት ነው።